እኔ የራሴ የምለው ዶሮ የለኝም። ዶሮም አልገዛም ነበር ነገር ግን አንድ የማደርገው ነገር

አይ እኔ እንደዛ ማለት አልችልም። በጣም ደካማ ነኝ ጊዜን በማስተዳደር አንፃር። እንደው አሁን እራሱ በትክክል ጊዜዬን እየተጠቀምኩ እንዳልሆነ ይሰማኛል ምክንያቱም እነዚህ የቲክቶክ ነገሮች በትክክል ዩቲዩብ ላይ የሚመጡ የማያስፈልጉ የማይጠቅሙኝ አይነት ቪዲዮዎችን በመመልከት ጊዜን እየፈጀው እንደሆነ ይሰማኛል። እና ነገር ግን እንግዲህ በትክክል ደግሞ ጊዜ ማቀናጀባቸው ሰአቶች አሉ እነሱም በጣም የሚያጨናንቅ ሰዓት ሲሆን ስራ ሲበዛብኝ ጊዜ ነገ የማደርገውን ነገር በትክክል ማሰብ ሲጠበቅብኝ ጊዜ የግዴታ ማቀናጀት ስላለብኝ እስተካከላለሁኝ። ያው እንደዚህ አይነቶች እንትኖች ሲመጡ ጊዜ ነው። ብዙ ጊዜም ችግሮች ሲመጡ አይደል የሚሰሩ እንደዛ እንደዚህ አይነት ነገሮች ሲፈጠሩ ነው ብዙውን ጊዜጊዜን በአግባቡ የማስተዳድረው። እስቲ አሁን ግን ራሴን ለመስራት እፈልጋለሁኝ ራሴን በትክክል እየሰራሁኝ ጊዜን የምጠቀም ሰው መሆን እፈልጋለሁ።

አሁን የምጠቀመው ስልክ የሳምሰንግ ነው። እንግዲህ ሌተስት ብዬ ልጠራው እችላለሁኝ ምክንያቱም አባቴ ሰቶኝ ነው። ይሄንን ስልክ ያገኘሁት እና ድሮ ምጠቀማቸው ጋር ሳነጻጽረው ይሄኛው በጣም የሚመች ነው። በትክክል ኳሊቲ አለው። ስክሪንም ደግሞ ጥራት አለው። እና ድምፁም በስትክል ይሰማል ድምፁ ላይ ነው ግን ትንሽ የሚያስቸግረው። ትንሽ የሚያስቸግር ምስል እንደሆነ ድምጽ እንደሆነ አለው ግን ምስሉ ደስ ይላል። ደግሞም የቪዲዮዎችን ለመመልከት አፕሊኬሽኖችን ለማውረድ እነዚህን ሁሉ ለማድረግ ስጠቀምበት ጊዜ እስካሁን ስቶሬጅ ሞልቶ አያቅም ሶ ስቶሬጁም በጣም ጥሩ ነው ራሙም ጥሩ ነው። ለዛ አሁን የያዝኩትን ስልክ ይመቸኛል። ደሞ ሳምሰንግ እንደመሆኑም ያው ወድጄዋለሁኝ ግን ወደፊት ለመግዛት ምን ታስባለህ? ብባል ኢንፊኒክስ ኢንፊኒክስ በጣም ደስ ይለኛል። እና ያማረም ስለሚሆን ላውንቸሮቹም የሚያምሩ ናቸው። እና በኢንፊኒክስ ብጨርሰው እመርጣለሁ።